ጥሬ ገንዘብ ጥሬ ገንዘብ ማለት ይሄ በእጃችን የምንቆጥረው ገንዘብ ይሄ የብር ኖት ማለት ነው። በስልካችን የምንላላከው አለ። በምን ልክፈልስ? ሲለን አሁን አንድ ስንለው አንድ ነጋዴ በጥሬ ገንዘብ ካለ የሚቆጠረው በእጅ የሚቆጠረው ይሄ በብር ኖቶች ክፈሉኝ ማለት ነው። ጥሬ ገንዘብ ማለት እሱ ነው። ሌላው ደግሞ ያው በትራንስፈር የምናደርገው ይሄ በሞባይድ ባንኪንግ በ ባንክ ትራንስፈር ምናምን ማድረግ እሱ ጥሬ ገንዘብ አይባልም። ጥሬ ገንዘብ የሚባለው ቆጥረን በእጃችን ቆጥረን። ምን? ይሄ የሚዳሰሰው ገንዘብ ጥሬ ገንዘብ ይባላል

ቡድን ቡድን ማለት ለአንድ ነገር ለአንድ ሀሳብ የቆሙ ሰዎች የተሰባሰቡ ሰዎች አንድ ላይ ቡድን ይባላሉ። አሁን የእግር ኳስ ቡድን ይባላል። ስራ ላይ ራሱ ተከፋፍለን ቡድን ቡድን ሆነን እንሰራ የለ ቡድን ሆነን እንጫወታለን። ቡድን ሆነን እንሰራለን ቡድን በቡድን ተከፋፍለን እንፎካከራለን ምናምን አይደለ። ተመሳሳይ ሀሳብ ያላችው አንድ ላይ የተሰበሰቡ ሰዎች ቡድን ይባላሉ